ጎረቤቶቻችን ጥሩዎች ናቸው። ከብዙ አመታት ጀምሮ እናውቃቸዋለን። ለብዙ አመታት አብረን ኖረናል ስለዚህ እነሱም ያውቁናል እኛም እናውቃቸዋለን ስለዚህ ስለ ጎረቤቶቻችን የምንመሰክረው ነገር ቢኖር ጥሩዎች ናቸው። እርስ በእርሳችን እንረዳዳለን እንጠያየ ቃልን እንተጋገዛለን እስኮ የተለያዩ እቃዎችን እና የተለያዩ ነገሮችን እንለዋወጣለን ሀሳቦችን እንለዋወጣለን እሽኮኮን እንደራረጋለን ከህፃናቶቹ ጋራ። አንዳንድ ጊዜ አብረን ቡና እንጠጣለን። ልጆቻቸው ከልጆቻችን ጋራ ይጫወታሉ። በበዓል ጊዜ አብረን እናከብራለን። መፍትሄ ከፈለግን ይረዱናል። አንዳንድ ጊዜ መቼም አብረን ስንኖር የተለያዩ ችግሮች ሊገጥሙን ይችላሉ። እነዚህ ግድ ችግሮች በሚገጥሙን ጊዜ መፍትሄ የምንፈልገው ከጎረቤቶቻችን ነው። ምክንያቱም ለእኛ ቅርብ ሆነው ያሉት ችግራችንን ሊካፈሉ የሚችሉት ለችግራችን መፍትሄ ሊፈልጉ የሚችሉት ጎረቤቶቻችን ናቸው። ስለዚህ መፍትሄ ከፈለግን ይረዱናል ማለት ነው። በየሰሞኑ በየሰሞኑ በየጊዜው እንገናኛለን። አንዳንዳቸው እድሜያቸው ከፍ ያለ ነው ስለዚህ ብዙ አይነት ምክር ይሰጡናል። ጎረቤቶቻችን እንደ ቤተሰብ ይሆናሉ። መልካም ግንኙነት በጣም አስፈላጊ ነው። ይህ ማህበረሰብ ስሜት ይፈጥራል።

ለስራ ወደ መስክ ልጓዝ እየተዘጋጀው ነው። ስለዚህ ወደ መስክ ለመስክ ስራ ለመውጣት ወይም ለመጓዝ እየተዘጋጀው ነው ሌላ ከተማ መሄድ አለብኝ። ምክንያቱም ለስራ ጉዳይ ወደ ሌላ ከተማ መሄድ ግድ ስለሆነ ማለት ነው። ጥቂት ቀናት እቆያለሁ እዛ በስራ ጉዳይ ከሄድኩ በኋላ ጥቂት ቀናት እቆያለሁ በቆይታዬ ስብሰባዎች ተዘጋጅተዋል። ወይም ስብሰባ እይዛለሁ መዳረሻዬን ማረጋገጥ አለብኝ። ምክንያቱም እዛ ከደረስኩ በኋላ ማረፊያዬን የግድ ማወቅ ስላለብኝ ማለት ነው። ትኬቱ ተገዝቷል። ሆቴሉም ተይዟል። ሻንጣዬን ማሰባሰብ አለብኝ ወይም ሻንጣዬ ውስጥ የሚይዛቸውን እቃዎች ማስተካከል እና ለጉዞ ዝግጁ ማድረግ አለብኝ። የንግድ ልብሶች ማሸግ አለብኝ ምክንያቱም የሚሄድበት ዋናው ምክንያት አንዱ ከንግድ ጋር የተያዘ ስለሆነ እነዛን ማስተካከል ማሸግ አለብኝ። ላፕቶፔንም ማምጣት አለብኝ ምክንያቱም ሁሉም ነገር ከቴክኖሎጂው ጋር የተገናኘ ስለሆነ ላፕቶፕን በመጠቀም የማከናውናቸው ተግባራት አሉ። ስለዚህ እነዛን ለማከናወን ላፕቶፔን ማምጣት አለብኝ። የሰነዶች ቅጂዎችንም አዘጋጃለሁ። በሰነዶች ላይ የተመሰረተ ስራ ነው የሚሰራው ከንግድ ጋር የተያዘ ስራ ሲሆን። አውሮፕላን ውስጥ መስራት እችላለሁ ምክንያቱም ኮምፒውተሬን ከያዝኩ ወይም ላፕቶፔን ከያዝኩ አውሮፕላን ውስጥ ማከናወን ያለብኝን ተግባራት ማከናወን እችላለሁ ማለት ነው። አዲስ ቦታ ለማየት እደሰታለሁ። ምክንያቱም ያለው ካለሁበት ቦታ አዲስ ቦታ ነው እየሄድኩ ያለሁት እዛ ቦታ ደግሞ የማያቸው አዳዲስ ነገሮች ሊኖሩ ይችላሉ። ስለዚህ እነዛን ነገሮች በማየት እደሰታለሁ። ምክንያቱም አዲስ ቦታ ስንሄድ ብዙ አዲስ ነገሮችን ስለምናይ እነዚህ አዲስ ነገሮች ደግሞ ለእኛ ለህይወታችን የተለየ ልምድን ስለሚሰጡን በጣም አስፈላጊ ናቸው። ግን ቤተሰቤን በጣም ነው የምናፍቀው ምክንያቱም ሄጄ እዛ ለተወሰኑ ቀናት ስቆይ ከቤተሰብ እርቃለሁ ማለት ነው። ከቤተሰብ ስርቅ ደግሞ የቤተሰብ ናፍቆት ይኖራል። ስለዚህ እዛ ሄጄ በቆይታዬ ቤተሰቤ በጣም ይናፍቀኛል ማለት ነው። ወይም ቤተሰቤን እናፍቃለሁ። የንግድ ጉዞ አንዳንድ ጊዜ አድካሚ ነው። ምክንያቱም አንደኛ ረጅም ነው ሁለተኛ ደግሞ እዛ ሄደን የምንሰራቸው ስራዎች በጣም ዝቅ ቀና ከፍ ማለት ስላለባቸው ስላለበት ስራዎች ስለሚሆኑ አድካሚ ናቸው። ጉዞ በራሱ አድካሚ ነው። እዛ ያለው ስራም አድካሚ ስለሚሆን ትንሽ የንግድ ስራ አድካሚ ነው። ግን የግል ስራ ካለ አካል ነው። የግድ የስራ አካል ስለሆነ መስራት አለብን። ምክንያቱም የስራ ስራ ካልሰራን ገቢ አናገኝም። ገቢ ካላገኘን ደግሞ ህይወታችንን መምራት አንችልም። ስለዚህ ብዙ ጊዜ

ከመንገድ ላይ ምግብ መግዛት እወዳለሁ። ከመንገድ ላይ ምግብ መግዛት የምወደው መንገድ ላይ የሚሰሩ ምግቦች በሙሉ በጣም ጣፋጭ ከመሆናቸው ጋር ተያይዞ ነው። ከዚህ ባሻገር። መንገድ ላይ ከሚሰሩ ምግቦች መካከል ብዙ አማራጮች አሉ። እንደሚታወቀው ሳምቡሳ በጣም ጣፋጭ ነው። አንዱ መንገድ ላይ የሚዘጋጀው ምግብ ሳምቡሳ ነው። ከዚህ ባሻገር ሳምቡሳ ሞቅ ያለና ክሪስፒ ነው በጣም የሚጣፍጥ ነው። ደስ ያለ ነው በትኩስነቱ ነው የሚገኘው ስለዚህ መንገድ ላይ ከሚገኙ ምግቦች አንዱ የምወደውና የምመገበው ሳምቡሳ ነው ማለት ነው። ሌላው የእንቁላል ሳንድዊች ጠዋት ላይ በጣም ጥሩ ነው። ስለዚህ ጠዋት ጠዋት ላይ ከምወስዳቸው ወይም ደግሞ መንገድ ላይ ከምመገባቸው ምግቦች አንዱ እንቁላል ሳንድዊች ነው ማለት ነው። በተለይ ለጧት ለቁርስ በጣም ሀሪፍ ሆኖ ስለማገኘው። መንገድ ላይ ከሚሰሩ ምግቦች የምመገበው እንቁላል ሳንድዊች ነው ማለት ነው። ፍሬሽ ጁሶችንም እገዛለሁ። መንገድ ላይ ከሚሸጡ ምግቦች አንዱ ፍሬሽ ጁስ ነው። እዛው ጋር የሚዘጋጅ ስለሆነ በጣም ደስ ይላል። ከሁሉም ፍሬሽ ጁሶች መካከል በጣም የምመርጠው አቮካዶ ወይም ከማንጎ የሚጨመቅን ጁስ ነው። ስለዚህ ሻጮቹ ፈጣን ናቸው በፍጥነት ነው የሚያደርሱት በቀጥታ። በፊታችን ላይ ነው የሚያዘጋጁት እዛው እያየናቸው ነው የሚያዘጋጁት። በዚህ ላይ ደግሞ ዋጋው በጣም ርካሽ ነው። ስለዚህ ከጓደኞቼ ጋር አብረን እንገዛለን። የመንገድ ምግብ ልዩ ጣዕም አለው ከጓደኞቼ ጋር ገዝተን ልዩ ጣዕም በመኖሩ ምክንያት በመጣፈጡ ምክንያት መንገድ ላይ እንመገባለን ማለት ነው። በየቦታው ይገኛል በብዙ መንገዶች ላይ መንገድ ላይ የሚዘጋጁ ምግቦችን እናገኛለን አንዳንዴ ወደ ቤት ይዘን ገብተን የምንበላበት አጋጣሚ አለ። ይህ የተለመደ ልምድ ነው። ስለዚህ መንገድ ላይ የተለያዩ ምግቦችን ገዝቶ የመመገብ ልምድ አለኝ ማለት ነው። ስለዚህ መንገድ ላይ ከምመገባቸው ምግቦች መካከል ቅድም እንዳልኩት መንገድ ላይ የሚሰሩ ሁሉ ምግቦች ጣፋጮች ናቸው። ከእነዚህ መካከል እኔ በጣም የማዘወትራቸው ምግቦች ሳምቡሳ ነው አንዱ ሁለተኛው ደግሞ የእንቁላል ሳንድዊች ነው። ከሁሉም በላይ ግን ፍሬሽ ጁሶችን በጣም በተደጋጋሚ እየገዛሁ እጠቀማለሁ። እነዚህ ፍሬሽ ጁሶች ይዘታቸው አቮካዶ እና ከማንጎ የተሰሩ ናቸው። ስለዚህ በጣም ጣፋጮች ናቸው። ሌላው መንገድ ላይ ምግብ ገዝቼ እንድጠቀም ከሚያደርጉኝ ምክንያቶች አንዱ የሚያዘጋጁበት መንገድ ነው። እዛው እያየነው ስለሆነ የሚያዘጋጁት እያንዳንዱ ነገር በትኩሱ እንደተሰራ ስለሆነ የሚገኘው እሱን እንድንመገብ የሚገፋፋን አንዱ ምክንያት ነው ማለት ነው። ስለዚህ በቀጥታ ፊት ለፊት እያየን ነው አዘጋጆቹ የሚያዘጋጁት ያ ብቻ ሳይሆን ሲያዘጋጁት በጣም ፈጣን ናቸው። ከዛ ባሻገር መንገድ ላይ ያሉ ምግቦችን እንድንመገብ ከሚያደርጉን ምክንያቶች አንዱ ዋጋው ነው። አንድ ሆቴል ውስጥ ወይም አንድ ምግብ ቤት ውስጥ ገብቼ የምገዛው ምግብ መንገድ ላይ አገኘዋለሁ ነገር ግን ሆቴል ውስጥ የምከፍለው ክፍያ እና መንገድ ላይ ስገዛው የምከፍለው ክፍያ ለአንድ አይነት ምግብ የተለያየ ነው በጣም ይለያያል የተጋነነ ልዩነት ያላቸው ናቸው። ሆቴል ውስጥ ወይም ምግብ ቤት የማገኘው ምግብ ያንኑ ሆኖ ክፍያው በጣም ከፍተኛ ነው የሚሆነው መንገድ ላይ ሲሆን ግን ዋጋው በጣም ርካሽ ነው። ለዛ ነው መንገድ ላይ ያሉ ምግቦችን ማዘወትረው ባገኘሁት አጋጣሚ ሁሉ የምገዛው ማለት ነው ስለዚህ። ብዙ ጊዜ ከጓደኞቼ ጋር ለመደሰት ስንፈልግ መንገድ ላይ ከሚዘጋጁ ምግቦች እየተመገብን መንገድ ላይ እያወራን የምንሄድባቸው አጋጣሚዎች አሉ ማለት ነው። ስለዚህ የመንገድ ላይ ምግብ በጣም ልዩ ጣዕም አለው ጣፋጭ ነው። ትኩስ ነው። ከዛ ባሻገር ደግሞ በየቦታው በየትኛውም አማራጭ እናገኘዋለን ማለት ነው። ስለዚህ በየቦታው የምናገኘው ምግብ ከመሆኑ ጋር ተያይዞ ለመመገብ ሁልጊዜም ፍላጎታችን ከፍ ያለ ይሆናል ማለት ነው። ሌላው ደግሞ ይህ የተለመደ ልምድ ነው። ምክንያቱም መንገድ ላይ ብዙ ጊዜ ስራ ሰርተን ስንወጣ ይርበናል። ስለዚህ ቤታችን ለመድረስ ላንችል እንችላለን ቶሎ መብላት ላያስፈልገን ይችላል። በዚህ አጋጣሚ እንደ አማራጭ ሆኖ ያገለግላል ማለት ነው። ስለዚህ መንገድ ላይ ያሉ ምግቦችን መመገብ ከጣዕሙ ጋር ተያይዞ ከዋጋው ጋር ተያይዞ በጣም አሪፍ ነው ማለት ነው።

ባህላዊ ዳንስ መማር ጀምሬያለሁ። ባህላዊ ዳንሶች በጣም ደስ ይላሉ። ብዙ አይነት ባህላዊ ዳንሶች አሉ። ብዙ አይነት ባህላዊ ዳንሶችን መማር እፈልጋለሁ ነገር ግን አሁን ባህላዊ ዳንስን መማር የጀመርኩት እስክታ ነው። እስክታ በጣም ውብ ነገር ነው ወይም ውብ የዳንስ አይነት ነው የባህላዊ ዳንስ አይነት ነው። እግራችንን እና ትከሻችንን በልዩ መንገድ እንጠቀማለን። ከዛ ባሻገር የሙዚቃ ምት መከተል የግድ ይለናል። የእግራችን እና እጃችንን በትክክል እያንቀሳቀስን ነገር ግን የሙዚቃውን ምት በትክክል የማንከተል ከሆነ የተበላሸ ነው የሚሆነው ስለዚህ ሁለቱን ማጣጣም እና ማዋሃድ ግድ ይለናል ማለት ነው። መምህሩ እንቅስቃሴዎችን ያሳየናል። እኛም እንደግማለን ማለት ነው መምህሩ ያሳየንን ነገር በተደጋጋሚ በማድረግ በደንብ ለመልመድ ጥረት እናደርጋለን። በመጀመሪያ ከባድ ነበር። ነገር ግን አሁን እየተሻሻልን ነው የመጣነው ምክንያቱም። የሙዚቃ ወይም ደግሞ የዳንስ ስርዓቶች በተለይ ባህላዊ ሲሆኑ ድግግሞሽን ይጠይቃሉ በተደጋጋሚ ልምምድን ይጠይቃሉ ስለዚህ መጀመሪያ የከበደን ነገር አሁን በተደጋጋሚ ልምምዶችን ስናደርግ እየተሻሻልን መጥተናል ማለት ነው። ከሌሎች ተማሪዎች ጋራ እንለማመዳለን ችግሮቻችንን እየተነጋገርን አንዱ አንዱን እያገዘ ከሌሎች ተማሪዎች ጋር እየተጋገዝን እየተማርን ነው። ወይም እየተለማመድን ነው። ሁላችንም አብረን እንለማመዳለን። ባህላችንን መጠበቅ አስፈላጊ ነው። በነገራችን ላይ ሀገራችን ብዙ አይነት ባህሎች አሉ። እነዚህ ባህሎች የየራሳቸው የሆነ የዳንስ አይነት አላቸው። እስክታም ከእነዚህ መሃል አንዱ ነው ስለዚህ ይሄን አስፈላጊ የባህል አይነት መጠበቅ በጣም አስፈላጊ ነው። ስለዚህ ባህላችንን መጠበቅ አስፈላጊ ነው ማለት ነው። በበዓላት ላይ እናቀርባለን እነዚህ አይነት የእስክታዎችን ከተለማመድን በኋላ የተለያዩ በዓላት ላይ በዓሉን በዋጀ አይነት መልኩ ጭፈራዎችን እናደርጋለን። የባህላዊ ዳንሶችን እናደርጋለን ስለዚህ እነዚህ እስክታዎችን በበዓላት ሰሞን እንጠቀምባቸዋለን እንጨፍርባቸዋለን እንደንስባቸዋለን ማለት ነው። ስለዚህ ዳንስ ደስታ እና ኩራት አለው። ስለዚህ በምንደንስበት ጊዜ ደስታን ይሰጠናል። በዚህ ላይ ባህላችን ስለሆነ ኩሩ እንድንሆን ያደርገናል። ይህ የኛ ማንነት ነው። በነገራችን ላይ እስክታን መምታት ወይም እስክታን መማር እና መተግበር በእስክታ መጨፈር መደነስ የኛ ባህላችን መለያችን ነው። ምልክታችን ነው። በተለይ ለእኛ ለኢትዮጵያውያን በተለይ በተለይ ደግሞ እስክታ ከትክሻ ጋር የተያያዘ ስለሆነ ወደ ጎጃሙ ማህበረሰብ አካባቢ ያለነው ስለዚህ ባህላችን ነው። ይህ የእኛ ማንነት መሆኑን ማሳያችን ነው ማለት ነው። እንደ አጠቃላይ ባህላዊ ጭፈራዎችን ወይም ዳንሶችን መለማመድ በጣም አስፈላጊ ነው። ለዛ ነው እኔ እስክታን ለመለማመድ ጥረት እያረኩ ያለሁት እየተማርኩ ያለሁት ማለት ነው። ሌላው የዘፈኑን እና የትክሻ እና የእግራችንን እንቅስቃሴ አንድ አይነት ማድረጉ ትንሽ ከባድ ነው። ከሙዚቃ ምቱ ጋርም ማዋሃድ ሌላው ከባዱ ነገር ነው። ነገር ግን መምህሮቻችን ጥሩ ስለሆኑ እንቅስቃሴውን በደንብ እያሳዩን ነው። እኛም እንቅስቃሴውን በመጠቀም ማወቅ ያለብንን ነገር ለማወቅ ጥረት እያደረግን ነው። በደንብ ካወቅን በኋላ የተለያዩ በዓሎች ላይ ይሄንን እስክታ ምናንጸባረቅበት አጋጣሚ ይመጣል። ስለዚህ በበዓሎች ላይ እንጨፍራለን ማለት ነው ወይም እንደንሳለን ማለት ነው። ይሄንን እስክታ ስለዚህ ለመጀመሪያ ጊዜ ከባድ ቢሆንም በልምምድ ውስጥ አሁን አሪፍ ላይ ነን ያለነው በደንብ እየለመድነው በደንብ እየቻልነው ነው። እርስ በእርስ ተማሪዎች እርስ በእርስ እየተነጋገርን እየተጋገዝን እየተለማመድን ነው ያለነው ሁላችንም አብረን ነው የምንለማመደው። ከዛ በተጨማሪ ደግሞ ምን? ነገር ይጨምርልናል ባህላችንን ለሰዎች ማስተዋወቅ ባህላችንን ማወቅ የበለጠ በባህላችን መኩራት አስፈላጊ እንደሆነ የሚያሳየን ነገር ነው።

ልብስ የማጠብ ቀን ሁል ጊዜ ረቡ ነው። ስለዚህ ሮብ ሮቡ ሁል ጊዜም ልብስ አጥባለሁ ማለት ነው። ስለዚህ ቆሻሻ ልብሶችን እሰበስባለሁ የመጀመሪያው ስራየ የሚሆነው ቆሻሻ ልብሶችን መሰብሰብ ነው። ቀጥሎ በቀለም እለያቸዋለሁ በተለይ ነጭ ልብስና ቀለም ያላቸውን ልብሶች። የግድ ተለያይተው ነው መታጠብ ያለባቸው ምክንያቱም ቀለሙ ነጭ ልብስ ሊያበላሽሽ ስለሚችል ነጭ እና ቀለም በቀለም የተለያዩ ልብሶችን ለያይቼ አስቀምጣለሁ ማለት ነው። በማሽን አጥቤ ማጠብ እመኛለሁ ነገር ግን እስካሁን ድረስ ልብሶቼን የማጥበው በእጄ ነው ማለት ነው። በማሽን ማጠብ ብዙ ጉልበት እንደሚቀንስ አውቃለሁ ስለዚህ በማሽን ማጠብ የምመኘው ነገር ቢሆንም አሁን ለጊዜው ግን እያጠብሁ ያለሁት በእጄ ነው ማለት ነው። ማሸት በደንብ ማሸትና መፈተግ ልብሱን ለማጽዳት በጣም አስፈላጊ ነገር ነው። ደረቅ ሳይሆኑ በገመድ ላይ እሰቅላለሁ ወይም ደግሞ እርጥብ እያሉ በገመድ ላይ ካጠብኩ በኋላ ጨምቄ ገመድ ላይ አሰጣችኋለሁ እንዲደርቁልኝ ማለት ነው። ስለዚህ ፀሀይ በፀሀይ ብርሃን አማካኝነት ይደርቃሉ ስለዚህ የፀሀይ ብርሃን ያደርቃቸዋል ማለት ነው። ሽታቸው ደስ የሚል ይሆናል ምክንያቱም የምጠቀምበት ሳሙና ጠረኑ ጥሩ ስለሆነ ከታጠቡ በኋላ ሽታቸውን ንጹህ እንዲሆን ጥሩ እንዲሆን ያደርጋል ማለት ነው። ከደረቁ በኋላ ሁሉንም ሰብስቤ አጣጥፌ አስቀምጣችኋለሁ አንዳንድ ልብሶች ያልተለበዱ ካሉ እነሱን እለብዳለሁ የሚታጠፉትን አጣጥፋለሁ። ንጹህ ልብስ መልካም ስሜት አለው ወይም ጥሩ ስሜት ይሰጣል ስለዚህ ንጹህ ልብሶችን በስርዓት አጣጥፌ ማስቀመጥ ያለብኝ ቦታ ትክክለኛው ቦታ አስቀምጣቸዋለሁ ማለት ነው። ይህ ሳምንት የሳምንት ተግባሬ ነው በዚህ ሳምንት ከማከናውናቸው ተግባራት አንዱ ሮብ እለት ልብስ ማጠብ ነው ከሳምንት ተግባራት አንዱ ነው ማለት ነው። ሁሌ ይሄንን ሮብ ሮብ ማድረግ አለብኝ ምክንያቱም የቆሽሹ ልብሶችን በጊዜያቸው የማላጸዳቸው ከሆነ በጣም አስቸጋሪ ስለሚሆን እና የምለብሰው ልብስ። ስለምቸገር ማለት ነው ስለዚህ ልብስ ማጠብ በጣም የሁል ጊዜም የእሮብ እሮብ ተግባሬ ነው። ቆሻሻ ልብሶችን በደንብ እሰበስባለሁ ቆሻሻ ልብሶችን በደንብ ከሰበሰብኩ በኋላ ከማጠቤ በፊት ቀለም ያላችሁ ልብሶችን እና ነጭ ልብሶችን በደንብ አድርጌ እለያቸዋለሁ። ከዛ በኋላ ነጭ ልብሶችን ለብቻ ቀለም ያላቸውን ልብሶች ለብቻ በደንብ አድርጌ ፈትጌ አጥባለሁ ማለት ነው። ማሽን ቢኖረኝና በማሽን ባጥብ ደስ ይለኝ ነበር ነገር ግን ማሽን የለኝም። ስለዚህ በደንብ በእጄ ማሸት መፈተግ ይጠበቅብኛል ማለት ነው። ከዛ በኋላ እርጥብ እርጥቦቹን ልብሶች አጥቤ ከጨረስኩ በኋላ ገመድ ላይ አሰጣቸዋለሁ ገመድ ላይ የተሰጡት ልብሶች ሲደርቁ ከደረቁ በኋላ ወደ አጣጥፌ ወደ ሚቀመጡበት ቦታ አስቀምጣቸዋለሁ ማለት ነው። የታጠቡ ልብሶች ሁል ጊዜም ንጹህ ይሆናሉ። በደንብ አጣጥፌ አስቀምጣችኋለሁ መዓዛቸው አሪፍ ይሆናል። ከዛ አንዳንድ ልብሶችን ያልተለበዱ ልብሶች ካሉ እነሱን እለብዳለሁ ንጹህ ልብሶችን በስርዓት አጥፌ አስቀምጣቸዋለሁ። ንጹህ ልብሶች መልካም መዓዛ አላቸው። ስለዚህ ይህ የሳምንት ተግባሬ ነው ሁሌም ሮብ ሮብ ይሄንን አደርጋለሁ ማለት ነው።

በየሳምንቱ ቤተሰብ ጋር እደውላለሁ ከቤት ርቄ ስለምኖር እንነጋገራለሁ በስልክ እንደዋወላለን። ስለዚህ በስልክ እንነጋገራለን ማለት ነው። እናቴ ሁሌም በደስታ ትመልስልኛለች። ስለ ሁሉም ነገር ትነግረኛለች አባቴም መልስ ይሰጠኛል። እህቶቼ ደስታቸውን ይናገራሉ። እንሳሳቃለን እናወራለን ስለ አዳዲስ ነገሮች እንነጋገራለን የቤት ወሬዎች እሰማለሁ። የቤተ ወሬዎች መስማት የቤተሰቦቼን ደህንነት መስማት በጣም የሚያስደስተኝ ነገር ነው። ስለዚህ አንዳንድ ጊዜ በጣም ይናፍቁኛል ግን ድምፃቸውን መስማት ደግሞ የበለጠ ያስደስተኛል። ምክንያቱም ከቤተሰብ ርቄ እንደመኖሬ መጠን በአካለ ስጋ እንኳን ባንገናኝ። በድምጽ እነሱን ማግኘቴ በጣም እረፍትን የሚፈጥርልኝ ነገር ነው። እዚያ ሁሉም ነገር እንዴት እንደሆነ እረዳለሁ ምክንያቱም በስልክ ደውዬ ያለውን ነገር ለመረዳት ጠይቄ ስለምረዳና እነሱም ደግሞ ያለውን ነገር ስለሚነግሩኝ ማለት ነው። ግንኙነት በጣም አስፈላጊ ነው። በቤተሰብ ሁሌ በልቤ ውስጥ ናቸው ቤተሰቦቼን ሁልጊዜም አልረሳቸውም ከእኔ ጋር ሁልጊዜ አብረው ይኖራሉ። ምንም ከአካባቢዬ ከቤቴ ርቄ ብኖርም ከእነሱ ጋር። በየሳምንቱ ስለምደዋወል አብሬያቸው ያለው ያክል ነው የሚሰማኝ። ምክንያቱም ሁሉንም ነገር እቤት የሚከሰተውን ነገር መስማት እና ከእነሱ መረዳት ስለምችል። እኔም ጋር ያለውን ነገር ስለምነግራቸው ልክ አብረን የምንኖር ያክል ነው የሚሰማን ስለዚህ። በየሳምንቱ እቤት እደውላለሁ ማለት ነው ሩቅ ብሆንም ከእነሱ ጋር በመደዋወሌ አብሬያቸው ያለው ያክል ነው። የሚሰማኝ እናቴ ሁሌም ደስተኛ ትሆናለች እኔ በምደውልበት ጊዜ ስለ ሁሉም ነገር ትነግረኛለች። አባቴም ለተለያዩ ጥያቄዎቼ መልስ ይሰጠኛል እኔንም ብዙ ጥያቄዎች ይጠይቀኛል። እህቶቼ እኔ በምደውልበት ጊዜ በጣም ነው ደስ የሚላቸው ስለዚህ እህቶቼን አገኛለሁ አባቴን አገኛለሁ እናቴን አገኛለሁ ስለዚህ ከእነሱ ጋር መደዋወል በየሳምንቱ የዘወትር ተግባሬ ነው ማለት ነው። ስለዚህ በተለያየ አይነት ነገር እንነጋገራለን እንላቀሳለን ስለ አዳዲስ ነገሮች እንነጋገራለን እናወራለን የቤት ውስጥ ወሬዎችን እሰማለሁ። እኔም ጋር ያለውን ነገር እነሱ ይሰማሉ አንዳንድ ጊዜ ይናፍቁኛል በጣም ነው የሚናፍቁኝ። ግን ድምፃቸውን በመስማቴ በጣም ደስተኛ ነኝ። ስለዚህ ሁልጊዜ እንዴት ከእነሱ ጋር ማውራት እንዳለብኝ አውቃለሁ ማለት ነው። እዚያ ሁሉም ነገር እንዴት እንደሆነ መረዳት ስለሚያስችለኝ በጣም ነው ደስ የሚለኝ። ከዛ በተጨማሪ ግንኙነት በጣም አስፈላጊ ነገር ነው። ስለ ደህንነታችን መጠያየቅ በጣም አስፈላጊ ነገር ነው። ስለዚህ ቤተሰብ ሁሌም በልቤ ውስጥ አብሮኝ የሚኖር የኔ የራሴ አካል ናቸው ብዬ መናገር እችላለሁ ማለት ነው።

ዛሬ ህመም እየተሰማኝ ነው በሽታ እየተሰማኝ ነው። ራስ ምታትና ትኩሳት አለብኝ። ስለዚህ በራስ ምታትና ትኩሳት በጣም እየተሰቃየሁ ነው። አሞኛል ማለት ነው። ወደ ስራ አልሄድኩም ምክንያቱም ራስ ምታትና ትኩሳት እያመመኝ ስለሆነ ነው ማለት ነው። ቤት ውስጥ በአልጋ እቆያለሁ ወይም ደግሞ ቤት ውስጥ አልጋ ላይ ተኝቼ እቆያለሁ እረፍት አደርጋለሁ። ብዙ ውሃ መጠጣትም እፈልጋለሁ ምክንያቱም ብዙ ውሃ ስጠጣ የራስ ምታቱንና ትኩሳቱን ይቀንስልኛል ህመሙን ይቀንስልኛል። ስለዚህ መድሃኒትም ወስጃለሁ። እናቴ ሾርባ አዘጋጅታለች። ሞቅ ያለ ነው። ትንሽ ያህል እበላለሁ ምክንያቱም የምግብ ፍላጎቴ ስላመመኝ ቀንሷል። በዚህም አማካኝነት ትንሽ ትንሽ ትንሽ እያሞኩ ትንሽ ትንሽ እበላለሁ። ድካም ይሰማኛል። ማንበብም እንኳን አልችልም። ፊልም ብቻ እመለከታለሁ። ስለዚህ በዚህ ባመመኝ ሰዓት አልጋ ላይ እረፍት እያደረኩ ትንሽ ትንሽ የተላከልኝን ሾርባ እየበላሁ። እንዲሁም ደግሞ ድካም እየተሰማኝ ስለሆነ ማንበብ እንኳን አልቻልኩም። እንዲሁም ፊልም መመልከት አልቻልኩም። ግን ፊልም ብቻ እየተመለከትኩ እንደ ምንም እየተመለከትኩ ነው። ለመተኛት እሞክራለሁ። እረፍት በጣም ምርጥ መድሃኒት ነው። ነገር ግን እንደ ምንም ተስፋ እንደሚሻለኝ ተስፋ አደርጋለሁ። ጤንነት በጣም አስፈላጊ ነገር ነው። እንደሚታወቀው በጣም ብዙ ጊዜ ሊያመን ይችላል በሚያመን ጊዜ እረፍት መውሰድ ይኖርብናል እኔም። ስላመመኝ ትኩሳትና ራስ ምታት ስላመመኝ ወደ ስራ አልሄድኩም በዚህም አማካኝነት ወይም በህመሙ አማካኝነት አልጋዬ ላይ ተኝቻለሁ። ህመሙ እንዲሻለኝ ብዙ ውሃ እጠጣለሁ። መድሃኒት ወስጃለሁ። እናቴም የላከችልኝ ሾርባ ስላለ እሱን ሞቅ እያደረኩ ትንሽ ትንሽ እበላለሁ ማለት ነው። ድካም ይሰማኛል ስለዚህ ማንበብ እንኳን አልቻልኩም። ወይም አልችልም ፊልም ብቻ ግን በተወሰነ መጠን እመለከታለሁ። ለመተኛት እየሞከርኩ ነው። እሞክራለሁ ምክንያቱም እረፍት በጣም ምርጥ መድሃኒት እንደሆነ አውቃለሁ። ነገር ግን ነገ እንደሚሻለኝ ተስፋ አደርጋለሁ። ስለዚህ ጤና በጣም አስፈላጊ ነገር ነው ሁላችንም ከምንም ነገር በላይ ከስራም ከምንም ነገር በላይ ጤናችንን መጠበቅ እንዳለብን ከዚህ መረዳት እንችላለን ማለት ነው።

ዛሬ የቡድን ስብሰባ አለን። ሁሉም ሰራተኞች ይሰበሰባሉ የቡድን ስብሰባዎች ሲኖሩ ሙሉ ሰራተኛው በየቡድኑ ስብሰባው ላይ ይካፈላል ወይም ስብሰባው ላይ ይገኛል ማለት ነው። አዲስ ፕሮጀክት መወያያ መወያየት አለብን ወይም ደግሞ የምንወያይበት አዲስ የፕሮጀክት ሀሳብ አለ። ስለዚህ በዚህ አዲስ ፕሮጀክት ዙሪያ መወያየት አለብን ማለት ነው። አለቃው የስራ ክፍፍል ያቀርባል። ያ ማለት እያንዳንዱ ቡድን የሚያሳተፍባቸው ወይም ደግሞ ሀሳብ የሚሰጥባቸው የየራሱ የሆነ ሀሳቦች ይኖሩታል ማለት ነው። ስለዚህ አለቃው የስራ ክፍፍል ያቀርባል። ከዛ በኋላ እያንዳንዱ ተግባሩን ወይም ሚናውን ያውቃል ማለት ነው። ለምሳሌ የተለያዩ ስራዎች ሲከፋፈሉ የኛ ቡድን የደረሰው አንድ ሀሳብ ይሆናል። ሌላኛው ቡድን ደግሞ የሚደርሰው ሌላ ሀሳብ ሊሆን ይችላል። ስለዚህ ሀሳቡን እንከፋፍልና በየቡድናችን ማከናወን ያሉት ያለብንን ተግባራት ወይም ደግሞ እያንዳንዱን ተ ተግባር ሚና እናውቃለን በየጉሩፕ በየቡድናችን ማለት ነው። ስለዚህ እያንዳንዱ ቡድን ተግባሩን ወይም ሚናውን በደንብ ያውቃል ማለት ነው። ሀሳቦችን ተለዋውጠን እናቀርባለን ያ ማለት እኔ የማቀርበው ሀሳብ ይኖራል ሌላ ሰው የኔን ሀሳብ አይደግምም ማለት ነው። ስለዚህ ለኔ የተሰጠኝን ጉዳይ እኔ ነኝ የማቀርበው ማለት ነው። ስለዚህ ሀሳቦችን መጀመሪያ እንለዋወጣለን ከዛ በኋላ እኔ የትኛውን ላቅርብ አንተ የትኛውን ታቀርባለህ እነ እንትናስ የትኛውን ያቀርባሉ የሚለውን ሀሳብ ከጨረስን በኋላ እያንዳንዳችን በያዝነው ሀሳብ ዙሪያ ማቅረብ ያለብንን ነገር በደንብ እናቀርባለን ማለት ነው። አንዳንዶች ጥያቄዎችን ይጠይቃሉ ምክንያቱም ይህንን የፕሮጀክት ሀሳብ በምናቀርብበት ጊዜ አንዳንዶቹ ያለመረዳት ነገሮች ይኖራሉ አንዳንዶቹ ደግሞ ተረድተውት ማረጋገጥ የሚፈልጉት ነገር ይኖራል አንዳንዶቹ ደግሞ የበለጠ ለማወቅ የሚፈልጓቸው ጉዳዮች ሊኖሩ ይችላሉ ስለዚህ እያንዳንዱ ሰው በስብሰባው ላይ ከተሳተፈ በኋላ የተለያዩ ጥያቄዎችን ይጠይቃሉ ማለት ነው። ሌሎች አማራጮችን ይሰጣሉ። ምክንያቱም ሌሎች አማራጮችን እኛ ካቀረብነው ሀሳብ ሌላ ልክ እንደ አማራጭ ቢሆን የሚሉትን በራሳቸው ሀሳብ የመጣላቸውን ሊያቀርቡ ይችላሉ። ስለዚህ የጊዜ ገደብ አጥብቀን መከተል አለብን ምክንያቱም ሀሳቦች የሚለጠጡ ከሆነ ወደ አንድ ሀሳብ መምጣት አንችልም ሀሳቡ ይበተናል ማለት ነው። ስለዚህ ስብሰባውን የምንሰበስበው የምንሰበስበው አካላት አንድ ላይ በመሆን ይሄን ጉዳይ እንደዚህ ነው የምናደርገው ይሄንን ጉዳይ እንደዚህ ነው የምናደርገው በማለት ስብሰባው እንዳይበተን ወይም ደግሞ ሀሳቡ እንዳይሰፋ ወደ አንድ አቅጣጫ እንዲመጣ ማድረግ መቻል አለብን ማለት ነው። ያንን ስናደርግ ነው የጊዜ ገደቡን አጥብቀን የምንከተለው አለበለዚያ ጊዜው ሳይበቃን መሰብሰብና ማስተላለፍ የምንፈልገውን ነገር ሳናስተላልፍ ጊዜው ያልቅና ምናልባት ለሌላ ቀን ስብሰባ ሊተላለፍ ይችላል ማለት ነው። ስለዚህ የጊዜ ገደቡን ምን አጥብቀን መጠቀም አለብን የተቀመጠለትን ጊዜ በአግባቡ መጠቀም እና ማስተላለፍ የተፈለገውን መልእክት ማስተላለፍ መቻል አለብን ማለት ነው። ትብብር በነገራችን ላይ በጣም አስፈላጊ ነው። በስብሰባዎች ላይ ትብብሮችን በአግባቡ የማናደርግ ከሆነ የማንተባበር የማንረዳዳ ከሆነ እሱ ትንሽ ከባድ ነው የሚሆነው። ስለዚህ የትብብር አስፈላጊነት እዚህ ጋር በጣም ወሳኝ ነው ማለት ነው። ሌላው እርስ በእርስ መደጋገፍ ያስፈልጋል ምክንያቱም በስብሰባው ዙሪያ በቀረበው ፕሮጀክት ላይ እኔ የተረዳሁት ነገር ካለ እና ምናልባት አጠገቤ ያለ ጓደኛዬ ያን ሀሳብ በደንብ ካልተረዳው የተረዳሁትን ነገር ለጓደኛዬ ማስረዳት ይጠበቅብኛል ማለት ነው። ስለዚህ እርስ በእርስ መደጋገፍ ያስፈልጋል ማለት ይሄ ነው ማለት ነው። ከዛ በተጨማሪ እንደ ሀሳብ የሚነሳው ነገር እዚህ ጋር የስብሰባው ስብሰባው ሰዓት የሚወስድ ነገር ነው ስለዚህ ስብሰባው ሰዓት የሚወስድ ይወስድብናል። ስለዚህ በአግባቡ በትዕግስት ስብሰባውን መካፈል እና በስብሰባው ላይ የሚራመዱ ሀሳቦችን መውሰድ ያስፈልጋል ማለት ነው። ግን ግልፀኝነ ግልፀኝነት እንድናገኝ ያደርገናል። ምክንያቱም በፊት ስብሰባውን ከመሰብሰባችን በፊት የማናውቃቸውን ጉዳዮች ስብሰባውን ከተሰበሰብን በኋላ ብዙ ነገሮች ግልጽ ሊሆኑልን ይችላሉ ማለት ነው። ስለዚህ ምንም ያክል ጊዜ ቢወስድም በግልጽ ነገሮችን እንድናውቅ የሚያግዘን ስለሆነ ስብሰባውን መሰብሰብ አስፈላጊ ነው ማለት ነው። ከዚያ ወደ ስራ እንመለሳለን ከስብሰባው በኋላ ሁላችንም ያልገባን ነገር ካለ ጠይቀን ያልተረዳነው ነገር ካለ ተረድተን ከጓደኞቻችን ጋር መረዳደት ያለብንን ጉዳይ ላይ ተረዳርተን ወደ ስራችን እንመለሳለን ማለት ነው። ስለዚህ ወደ ስራችን ከተመለስን በኋላ ተነሳሽነት ይሰማናል ምክንያቱም ይሄ ፕሮጀክት በዋናነት በስራችን ላይ ትጉ እንድንሆንና ውጤታማ እንድንሆን የሚያደርገን ስለሚሆን ያልገቡንን ነገሮች በደንብ ጠይቀን ተረድተን ከጓደኞቻችንም ጋራ ተጋግዘን የመጣንበት ጉዳይ ስለሆነ ሁላችንም ወደ ስራ ገበታችን ስንመለስ የበለጠ እንድንነሳሳ ያደርገናል ማለት ነው። ይሄ የሚያስረዳው የስብሰባ የቡድን ስብሰባዎች በጣም አስፈላጊ መሆናቸውን ነው

ዝናብ በሚዘንብበት ጊዜ ቤት ውስጥ እቆያለሁ። ምክንያቱም ዝናብ በሚዘንብበት ጊዜ ቤት ውስጥ የማንቆይ ከሆነ የዝናቡ ሁኔታ ልብሳችንንም ሊያበሰብሰን ይችላል። እንዲሁም መንገዶች ጭቃ ስለሚሆን ለመንቀሳቀስ ትንሽ ከባድ ነው እሚሆነው። ስለዚህ ዝናብ በሚዘንብበት ጊዜ ቤቱ ውስጥ እቆያለሁ። የዝናብ የዝናቡ ድምጽ ያረጋጋኛል። ቤት ውስጥ ሆኜ ዝናቡ ከቆርቆሮ ጋር በሚገናኝበት ጊዜ በሚያሰማው ድምጽ የመረጋጋት አይነት ስሜት ይሰማኛል ስለዚህ ዝናቡ የዝናቡ ድምጽ ያረጋጋኛል። ከመስኮት አጠገብ ተቀምጬ እመለከታለሁ። ዝናቡ በሚዘንብበት ጊዜ መስኮት አጠገብ ቤት ውስጥ መስኮት አጠገብ ቁጭ በማለት ውጪ ዝናቡ ምን አይነት ሁኔታ ውስጥ እንዳለ እመለከታለሁ ወይም ደግሞ ተፈጥሮን አደንቃለሁ ማለት ነው። ስለዚህ ብዙ ጊዜ መስኮት አጠገብ ቁጭ ብዬ ወደ ውጭ ዝናብ በሚዘንብበት ወቅት መመልከት በጣም ያስደስተኛል ማለት ነው። ሌላው ሞቅ ያለ ሻይ እጠጣለሁ። ምክንያቱም ዝናብ በሚዘንብበት ጊዜ አየር ንብረቱ ብዙ ጊዜ ቀዝቃዛ ነው እሚሆነው። ስለዚህ የተለያዩ ሞቅ ያሉ ነገሮችን መውሰድ በዛ ሰዓት አስደሳችና ጠቃሚ ነው እሚሆነው። ምክንያቱም ቀዝቃዛ አየር ለቀዝቃዛ አየር ትኩስ ነገሮችን በምንወስድበት ጊዜ በውስጣችን ያሉ የተለያዩ የድብርት ስሜት የመቀዝቀዝ ስሜት እና የመሳሰሉ ነገሮችን ማስወገድ ስለሚቻል ሞቅ ያለ ሻይ ዝናብ በሚዘንብበት ሰዓት እጠጣለሁ ማለት ነው። ሌላው በዚህ ዝናብ በሚዘንብበት ሰዓት ቤት ውስጥ እኔ ሆኜ ላደርግ የምችለው ነገር መጽሐፍ ማንበብ ነው። ስለዚህ መጽሐፍ ማንበብ እወዳለሁ። በተለይ እንደዚህ ዝናብ እየዘነበ ከሆነ ቤት ውስጥ የምቀመጥ ከሆነ እና ሌላ የምሰራው ነገር ከሌለ መጽሐፍት ማንበብ እወዳለሁ። ሌላው ውጪ ሁሉም ቦታ እርጥብ ነው። ምክንያቱም ዝናብ ስለሚዘንብ ዝናብ እየዘነበ ስለሆነ ሁሉም እዛ ውጪ ዝናብ የዘነበ ጊዜ ሁሉም ቦታ እርጥብ ይሆናል። ሁሉም ቦታ ዝናብ ስለዘነበበት አንድም ቦታ ደረቅ አይኖርም። ዝናብ እየዘነበ ከሆነ እርጥብ ነው እሚሆነው ስለዚህ ውጪ ሁሉም ቦታ ዝናብ በሚዘንብበት ጊዜ እርጥብ ነው ማለት ነው። ሰዎች በዣንጥላ ይራመዳሉ። ምክንያቱም ዝናብ በሚዘንብበት ጊዜ ከዝናቡ ራሳቸውን ለመከለል ዣንጥላ ይጠቀማሉ። ስለዚህ በዝናብ ሰዓት ሰዎች እሚንቀሳቀሱ ከሆነ የግድ ዣንጥላ ይዘው ነው እሚንቀሳቀሱት ማለት ነው። ስለዚህ ዣንጥላ ይዘው ይራመዳሉ። ወይም ደግሞ ዣንጥላ ይዘው ወደሚፈልጉበት ቦታ በዝናብ ሰዓት ይሄዳሉ ማለት ነው። ከዛ ባሻገር ማውራት ድምጽ አይሰማም። በምናወራበት ጊዜ ዝናብ በሚዘንብበት ጊዜ ከቆርቆሮው ጋር ዝናቡ የተለየ ድምጽ ያመጣል። ስለዚህ የተለየ ድምጽ ዝናቡ ካመጣ ካመጣ በኋላ ሰዎች ቀስ ብለው መነጋገር እና ቀስ ብሎ መደማመጥ አይችሉም። በዝናቡ ሰዓት ምክንያቱም በዝናቡና በቆርቆሮው መካከል የሚመጣው ድምጽ በደንብ እንዳይሰማን ያደርጋል ስናወራ ማለት ነው። ወይ ጮኸን ነው ማውራት ያለብን ወይ ዝናቡ ሲያባራ ቀስ ብለን ነው መነጋገር ያለብን ማለት ነው። ስለዚህ ዝናብ በሚዘንብበት ሰዓት ድምጹን ድምፃችን ስንነጋገር ስናወራ ላይሰማ ይችላል ማለት ነው። ሌላው ተፈጥሮ ተፈጥሮአዊ በሆነ መልኩ ብዙ ነገሮች ይታጠባሉ። ምክንያቱም ዝናብ በሚዘንብበት ጊዜ ከፍተኛ የሆነ ጎርፍ ይፈጠራል ስለዚህ ይሄ ጎርፍ ሁሉንም ነገር ጠራርጎ እያጠበ ይዞት ይሄዳል ማለት ነው። ስለዚህ ከተማ ውስጥ የተለያዩ የተበላሹ ቦታዎች በጎርፉ አማካኝነት ወይም በተጠራቀመው ውሃ አማካኝነት ይታጠባል ማለት ነው። ስለዚህ ይሄ ብቻ ሳይሆን ለምሳሌ ቆርቆሯችን ላይ በሚዘንብበት ጊዜ ቆርቆሯችን ላይ ያለ አቧራ ቆርቆሯችን ላይ ያለን ቁሻሻ በሙሉ ጠራርጎ ይዞት ይወርዳል ማለት ነው። ስለዚህ ተፈጥሮአዊ በሆነ መልኩ የሚታጠቡ ብዙ ነገሮች አሉ ማለት ነው። ሌላው ዝናብ ዝናብ ለመሬት በረከት ነው። ምክንያቱም ዝናብ በሚዘንብበት ጊዜ መሬቱን በደንብ ውሃ ያጠግበዋል መሬቱን ውሃ አጠገበው ማለት ደግሞ መሬቱን ለማረስም ሆነ ለተለያዩ ጉዳዮች ምቹ ይሆናል ማለት ነው። ስለዚህ ይሄ እሚያሳየው ዝናብ ለመሬት በረከት መሆኑን መረዳትና ማወቅ እንችላለን ማለት ነው። ይሄንን ዝናብ መሬቱን ካጠገበ በኋላ ምን አይነት ልዩነቶችን እናያለን? ለምሳሌ እህሎች ያድጋሉ። ምክንያቱም ገበሬ የኛ ሀገር ገበሬ በተለይ እህልም የሚያበቅለው በዝናብ ነው። ስለዚህ ዝናቡ መሬቱን በጣም ሲያርስልንና በደንብ ሀሪፍ ሁኔታ ውስጥ ሲያደርገው ገበሬው መሬቱን ያርሰዋል ስለዚህ በዚህ አማካኝነት እህል ያበቅላል ማለት ነው። ስለዚህ ዝናብ በሚዘንብበት ጊዜ መሬቱ ምቹ ይሆናል ለመዝራት ስለዚህ የ እህል እህሎች ያድጋሉ ማለት ነው። ይሄንን የአየር ሁኔታ እወደዋለሁ ምክንያቱም ጥሩ አይነት ስሜት እሚፈጥር ስለሆነ ዝናብ ጊዜን እኔ በጣም እወደዋለሁ። ቤት ውስጥ ሙቅና ደህንነት አለ። ዝናብ ውጪ በሚሆንበት ጊዜ ቤት ውስጥ ሞቃት ይሆናል። ደህንነትም ይሰማናል ማለት ነው

ምርጥ ምግቤ ዶሮ ወጥ ነው። ዶሮ ወጥ በጣም የሚጣፍጥ አይነት ምግብ ነው። በጣም ጣፋጭ ነው። በዚህም ምክንያት እኔ ከምወዳቸው የባህላዊ ምግቦች አንዱ ዶሮ ወጥ ነው ማለት ነው። ቀይ በርበሬ እጠቀማለሁ ወይም ደግሞ ይጠቀማል ዶሮ ወጥ ለመሰራት በቀይ ነው ብዙ ጊዜ የሚሰራው። ስለዚህ ዶሮ ወጥን ለመስራት ቀይ በርበሬ እንጠቀማለን። ሌላ ስጋና እንቁላል ይኖርበታል የዶሮዋ ስጋና እንዲሁም ከዶሮዋ የምናገኘውን የእንቁላል እንጠቀማለን ማለት ነው። ስለዚህ ዶሮ ወጥ ለማዘጋጀት አንደኛ በርበሬ ያስፈልጋል ቀይ በርበሬ። በሁለተኛ ደረጃ የዶሮዋ ስጋ ያስፈልጋል የዶሮዋ አስራ ሁለቱም ብልቶች ማለት ነው። ሶስተኛው ደግሞ እንቁላል ያስፈልጋል። እነዚህን ሶስት ነገሮች በተጨማሪም ሌሎች ነገሮች አሉ። እነዛን በማድረግ ዶሮ ወጥ ልናዘጋጅ እንችላለን ማለት ነው። ከዛ በተጨማሪ እንጀራ ከእንጀራ ጋር ነው የሚበላው። ዶሮጥ ብቻውን አይበላም ወጥ የሚለው ቃል የሚያገለግለው ለማባያነት ነው። ስለዚህ በእንጀራ ዶሮ ወጥ መብላት እንችላለን ማለት ነው። ስለዚህ ዶሮ ወጥ በምንበላበት ጊዜ እንጀራ የግድ ያስፈልጋል ማለት ነው ስለዚህ ከእንጀራ ጋር እበለዋለሁ ማለት ነው። ሌላው እሁድ ላይ እናቴ ታዘጋጀዋለች በጣም ብዙ ጊዜ ዶሮ ወጥ ከእኛ ቤት የሚዘጋጀው እሁድ እሁድ ነው። ምክንያቱም ዶሮ ለማዘጋጀት ረጅም ሰዓት ይወስዳል። ረጅም ሰዓት የሚወስድ ከሆነ ደግሞ ብዙ ጊዜ ተመራጭ የሚሆነው እሁድ ነው። ብዙ ጊዜ ሴቶች ወይም እናቶቻችን ነፃ የሚሆኑት እሁድ እሁድ ስለሆነ። ጊዜ ወስደው በደንብ ዶሮ ወጥን ለማዘጋጀት የሚጠቀሙበት ቀን እሁድ ነው ማለት ነው። ለዛ ነው እናቴ ሁል ጊዜ እሁድ እሁድ እሁድ ላይ ዶሮ ወጥን የምታዘጋጀው። ቤት ሁሉ ጥሩ ይሸታል። በነገራችን ላይ ዶሮ ወጥ ሲሰራ የዶሮ ወጥ መዓዛው ወይም ሽታው ቤቱን ጥሩ ጥሩ እንዲሸት ያደርገዋል። አመት በዓል አመት በዓል ነው የሚሸተን ወይም ደግሞ የአመት በዓል ስሜት ነው የሚሰማን ቤት ውስጥ። ዶሮ ወጥ ሲሰራ ማለት ነው ስለዚህ ሁል ጊዜ እናቴ እሁድ እሁድ ዶሮ ወጥ በምትሰራበት ጊዜ በዛ ሰዓት የቤቱ መዓዛ ወይም ቤቱ ሁሉ ጥሩ ይሸታል ማለት ነው። ስለዚህ ቤተሰቡ ሁሉ ይህንን ሽታ ይወደዋል ወይም ይህንን መዓዛ የዶሮ ወጡን ሽታ ይወዳል። ምክንያቱም ጥሩ ስሜት የሚሰማንና ሁላችንም ለዶሮ ወጥ ያለን አመለካከትና ፍቅር ከፍ ያለ ስለሆነ ማለት ነው። ስለዚህ ሁላችንም ዶሮ ወጥን እንወዳለን ዶሮ ወጥ ቤት ሲሰራ የአመት በዓል ስሜት ይሰማናል መዓዛው ያውደናል። ሽታው ደስ ይላል ስለዚህ ቤተሰቡ ሁሉ እንደዚህ አይነት ሽታ በሚኖርበት ጊዜ ጥሩ ስሜት ይሰማዋል ማለት ነው። ሌላው ትንሽ ለውዝ ሲጨመርበት የተሻለ ይሆናል። በነገራችን ላይ ዶሮ ሲሰራ አንዳንድ ሰዎች ለውዝ ይጨምራሉ። ግን ያው ሁሉም ሰው አይደለም ግን ለውዝ በሚጨመርበት ጊዜ የተሻለ አይነት ሽታና ጣዕም እንዲኖረው ያደርጋል። ሌላው ደረጃ በደረጃ በዝግታ መብላት ነው። ምክንያቱም መጀመሪያ እንጀራ በወጥ በወጥ እንበላለን እንጀራውን እንጀራ በወጡን እየበላን ወደ መጨረሱ አካባቢ ስንደርስ እንቁላል እንበላለን። እንቁላሉን በልተን ከጨረስን በኋላ መጨረሻ ላይ ደግሞ የዶሮ ስጋ ይሰጠናል ማለት ነው። ስለዚህ የዶሮውን ስጋ እንበላለን ማለት ነው። ይሄ የሚያሳየው ደረጃ በደረጃ በዝግታ ነው የምንበላው ማለት ነው። ሌላው ዶሮ ወጥ በምንበላበት ጊዜ እንደ ተጨማሪነት ምግብ የሚቀርቡ አብረው የሚቀርቡ ነገሮች አሉ ከእነዚህም መካከል አንዱ አይብ ነው ስለዚህ ከአይብ ጋርም ጥሩ ነው። ስለዚህ ዶሮ ወጥ በምንበላበት ጊዜ ዙሪያውን አይብ ይደረግልናል ማለት ነው። አይብ ካለ አይብ ይደረግልናል የበለጠ እንድንበላው ያበረታታናል። አይነት ደስ ይላል። ከዛ ባሻገር ጣዕሙንም ቆንጆ ያደርገዋል ስለዚህ የአይብ ከአይብ ጋርም ዶሮ ወጥ በጥሩ ሁኔታ ይበላል ማለት ነው። ይህ ምግብ አሁንም እንደዚህ አይነት ምግብ አሁንም እኔ እፈልጋለሁ ምክንያቱም ቅድም እንዳልኩት ዶሮ ወጥ ለኔ ምርጡ ምግቤ ስለሆነ በየጊዜው ዶሮ ወጥ ባገኝ በጣም ነው ደስ የሚለኝ ማለት ነው። ስለዚህ አሁን እንኳን ምን መብላት ትፈልጋለህ ተብዬ ብጠየቅ ይህንን ምግብ ነው የምመርጠው ማለት ነው። አሁኑኑ ምን ይምጣልህ ምን አይነት ምግብ ይምጣልህ ብባል ዶሮ ወጥ ነው ልል የምችለው ማለት ነው ምክንያቱም ዶሮ ወጥ ለኔ ምርጡ ምግቤ ነው። ከዛ በላይ ደግሞ ከየትኛውም ምግብ በላይ ለኔ ጣፋጭ ምግብ ነው ብዬ መናገር እችላለሁ ማለት ነው። ሌላው የምግብ ቤቶች ምግብ ምግብ ቤቶች ላይም ማዘዝ እንችላለን። ምክንያቱም ዶሮ ወጥን እንደማንኛውም ምግብ ሌሎች እንደሚያዘጋጇቸው አይነት ምግቦች አዘጋጅተው በሆቴል ቤቶችም ስለሚሸጡ ዶሮ ወጥን ማዘዝ እና ከሆቴል ቤት መብላት ወይም መመገብ ወይም እንችላለን ማለት ነው። ስለዚህ ከምግብ ቤቶችም እገዛለሁ አልፎ አልፎ እቤት የማይሰራ ከሆነ ከምግብ ቤቶችም ገዝቼ የምበላባቸው አጋጣሚዎች አሉ ማለት ነው። ይሄ የሚያሳየው ዶሮ ወጥ ለኔ ሀሪፉ ወይም ምርጡ ምግቤ ነው በዚህ ላይ በጣም ጣፋጭ ምግቤ እንደሆነ ያሳያል ማለት ነው። ሌላው ዶሮ ወጥ በኢትዮጵያ ልዩ ምግብ ነው። የትም ሀገር የሚኖሩ ሰዎች ኢትዮጵያ ሲመጡ ሊመገቡ የሚችሉት ባህላዊ ምግብ ዶሮ ወጥ ነው። ስለዚህ ዶሮ ወጥ የኢትዮጵያ